ስልጠና ትወስዳለህ ወይ? ለሚለው ጥያቄ መልሱ አዎ ብዙ አይነት ስልጠናዎችን እወስዳለሁ ወስጄ አውቃለሁ። ከነዚህ ውስጥ በዋናነት የተለያዩ የትምህርት እና የ ስራ የስራ ላይ ትምህርታዊ የሆነ የስራ ላይ ስልጠናቸውን ብዙ ስልጠናቸውን ወስጄ አውቃለሁ። የህይወት ልምድ ወይም የህይወት ተሞክሮ ላይፍ ስኪል የሚባለውን የስልጠና አይነት ብዙ ስልጠናዎች ወስጄ አውቃለሁ። እነዚህ ስልጠናዎች የእለት ተእለት ኑሯችንን ለማሻሻል የሚረዱ የኑሮ የስነ ዘዴ እንትኖችን ክህሎቶችን ይጨምሩልናል። የማሰብ አቅማችን ችግሮችን የመፍታት ብቃታችን ከቀን ወደ ቀን እንድናሳድግ የሚያግዙ ስልጠናዎች ናቸው ስለዚህ እነዚህን ስልጠናዎች በፍቅር ወስጃቸው አውቃለሁ ብዙዎቹም ለህይወቴ በየቀኑ ለሚያጋጥሙኝ ነገሮች መፍትሄ ለመስጠትም ይሁን የሚሆን እንደዚሁ የተሻለ አስተሳሰብ የተሻለ ንቃት ህሊና እንዲኖረኝ ለማድረግ አግዞሆኛል ማለት ነው። በተለይ ደግሞ መልካም ከማሰብ አንፃር ቀና ነገር ከማሰባሰብ ከሰዎች ጋር ያለን የ ተግባቦት የስነ ተግባቦት እውቀትን እና ክህሎቶችን ለመጨመር ለማሻሻል በተቻለ መንገድ ጥሩ አድርጎ ለማስኬድ በሩት ግን እንዲህ አይነት ስልጠናዎች ስለዚህ እነሱን ወስጄም አቃለሁ እነዚህ ስልጠናዎችን መውሰዴን ደግሞ በህይወቴ ላይ ትኩረት አምጥቶኛል ብዬ አስባለው። ከዚህ በተጨማሪ ደግሞ የስራ ላይ ስራ ላይ ስልጠናዎች ትምህርታዊ ይዘት ያላቸው ሆነው በመደበኛ ትምህርት ስንማር ወይም ያንን ስልጠና ስንወስድ የተማርነው መሰረታዊ ክህሎት ሊሆን ይችላል እውቀት ሊሆን ይችላል እንዳለ ሆኖ ከዛ በተጨማሪ ግን ያው ያልንበት አለም በጣም ተለዋዋጭ እንደመሆኑ አንፃር በየጊዜው የሚቀየሩ ነገሮች ይኖራሉ እና ከነዛ ከተቀየሩ ነገሮች ጋር ራስን አስማምቶ የሚሄድ ዘመኑ ከሚጠይቃቸው ነገሮች ጋር ተቻችሎ ወይም ያለውን ነገር ተቀብሎ መተግበር የሚገባውን ነገር ተግብሮ ለመቀጠል እነዚ የስራ ላይ ስልጠናዎችን መውሰድ አስፈላጊ ነው ማለት ነው ስለዚህ እኔም እንደዚ አይነት ስልጠናዎችን በመውሰድ ለምንሰራው ስራ የሚሆን ለእዉቀት መሰረታዊ ወይም ከመሰረታዊ በላይ ልባል በሚችል ደረጃ የግንዛቤ አድማሴን ከግዜ ወደ ግዜ ማስፋፋት እድል አግንቻለው በእንደዚ አይነት ስልጠናዎች ሌላው ምንድነው የአካል ብቃት እንቅስቃሴ ወይም ስፖርታዊ እንቅስቃሴዎችን የሚመለከቱት ስልጠናዎች ናቸው። እነዚህ ስልጠናዎች አካልን ከማጎልበት ንቁ ከማድረግ ደህንነትን ከመጠበቅ ባሻገር በአስተሳሰብ ደረጃ ራሱ የተሻለ ቀና አመለካከት እንዲኖር ለችግሮች ፈጣን ምላሽ መስጠት እንዲቻል የሚያግዙ አካልንም መንፈስንም የሚያነቃቁ ስልጠና አይነቶች ናቸው። በመሰረታዊነት ሰውነትን ከማጎልመስ አልፈው እንዲህ አይነት ራሳችንን በሁሉም ዘርፍ ሊያበረታቱና ሊያነቁልን የሚችሉ አይነት ስልጠናዎች ናቸው ስለዚህ እንዲህ አይነት ስልጠናዎችንም ወስጄ አውቃለሁ። በማህበራዊ ትስስር ገጾች በይነ መረብ አማካኝነት በመጠቀም በአካል አሰልጣኙ ያለበት ቦታ በመሄድ እነዚህ አይነት አሁን የዘረዘርኳቸውን አይነት ስልጠናዎች ወስጃለሁ ማለት ነው። ብዙም ጠቅመውኛል።

ወተት ትጠጣለህ? አዎ ወተት በደንብ እጠጣለሁ። ከምወዳቸው የምግብ ዘርፎች ውስጥ ነው ወተት እና የወተት ተዋጽኦ። በዋናነት ትኩስ ወተት የተፈላ ማለቴ ነው። የተፈላ ወተት የጾም ወቅት ካልሆነ በስተቀር በብዛት። እጠጣለሁ በብዛት ማለቴ ብዙ እጠጣለሁ ማለቴ ሳይሆን ብዙ ቀን ጾም ባልሆኑ ቀናት የምጠቀመው የምግብ አይነት ነው። ከተፈላ ወይም ፈልቶ ከቀዘቀዘ ትኩስ በተጨማሪ አይብ እርጎ የመሳሰሉ የወተት ተዋጾዎችን ደግሞ በተለይ እርጎ በብዛት አዘውትሬ ከምጠቀማቸው የምግብ አይነቶች ውስጥ ነው ማለት ነው። እንግዲህ ወተት ለጤንነት እንደሚታወቀው በጣም ብዙ ጥቅሞች አሉት ለአጥንት ጥንካሬ። ብዙ የንጥረ ነገር ይዘቱ ከፍተኛ የሆነ የፕሮቲን ይዘት ያለው የምግብ አይነት ነው። ስለዚህ ከልጅነቴ ጀምሮ ከህፃንነቴ ጀምሮ በብዛት ከተጠቀምኳቸው የምግብ አይነቶች ዋናው ይመስለኛል። ወተት ከሆነ ጊዜ በኋላ በተለይ እንደዚህ ፈልቶ የቀዘቀዘ አይነት ወተት ስጠቀም በተወሰነ መልኩ ምቾት የማጣት ነገር ሆድ ህመም አይነት ስሜት ይሰማኝ ነበረ። ግን እንደዛም ሆኖ ካለኝ ፍቅር የተነሳ ህመሙ እየተሰማኝም ፈልቶ የቀዘቀዘ ወተት በብዛት እጠጣ ነበረ ከጊዜ በኋላ ደግሞ መልሶ እንደገና ያ ህመም የመጥፋት ነገር አምጥቷል። አሁን ባለው ሁኔታ የትኛውንም ወተት ወይም የወተት ተዋጻኦ በምጠቀምበት ሰዓት ምንም አይነት ህመም ወይም ምቾት የማጣት ነገር አይሰማኝም ማለት ነው። በዚህም ብዙ ቀናትን በሳምንት ውስጥ ብዙ ቀን ጾም የሌለበት ቀን ከሆነ ብዙ ቀን ወተት ወይም ደግሞ ከወተት ተዋጾዎች አንዱን በቀን ውስጥ ከምመገባቸው የምግብ አይነቶች ውስጥ ይካተታል ማለት ነው። በተለይ እርጎ አልፎ አልፎ ደግሞ አይብ ትኩስ ወተት በዳቦ እንደዚህ ኢቭን ከቡና ጋር ቀላቅሎ ማክያቶ ምናምን እጠጣለው። ጥሩ ስሜት ይሰጠኛል ለሰውነቴም ይስማማኛል ማለት ነው። እንደውም ለልጆቼም ትኩስ ወተት ይጠጣሉ በብዛት ትኩሰ ወተት ይጠጣሉ። ያው ህፃናት ለእድገት ከሚያስፈልጓቸው የምግብ አይነቶች ዋናው ወተት ነው ማለት እንችላለን ስለዚህ እኔም እጠጣለሁ። ልጆቼም ቤተሰቦቼን ባለቤቴንም ጨምሮ ወተት እንዲጠጡ አደርጋለሁ ይጠጣሉ እንጠጣለን ማለት ነው። በተለይ ለህፃናት በጣም ብዙ ወተት የምናጠጣ ከሆነ በተወሰነ መልኩ የሰውነታቸው አይረንን እንዳይጠቀም የማድረግ አይነት ጉዳት ያመጣል። በተለይ መጠኑ በብዛት የሚወሰድ ከሆነ ለህፃናት። ስለዚህ በተወሰነ መልኩ የወተት አጠቃቀም ገደብ ሊኖረን ይገባል ማለት ነው። ህፃናትን ወተት በምናጠጣበት ጊዜ የከብት ወተት እንደዚህ አይነት ነገሮችን ደግሞ መጀመር ከሚገባቸው እድሜ ቀድሞ መጀመር እንደዚሁ በተለያዩ የአንጀት ኢንፌክሽኖች ለአለርጂ ነገሮች ምናምን የማጋለጥ አይነት ባህሪ ይኖረዋል። ከዛ አንፃር ወተት የሚጀመርበትንም ሰዓት ጠንቅቆ ማወቅ ያስፈልጋል ማለት ነው።

አዲስ ነገር ምን አዲስ ነገር መማር ትፈልጋለህ ይሄ በጣም ደስ የሚል ጥያቄ ነው? ብዙ አዳዲስ ነገሮችን መማር እፈልጋለሁ። እኔ በጤና አካባቢ ነው የተማርኩት። እና ከጤና ውጪ ባሉ ዘርፎች በተለይ ደግሞ በአሁኑ ሰዓት። የአለም ወቅታዊ ነባራዊ ሁኔታው የሚፈልጋቸው ብዙ አዳዲስ ነገሮች አሉ ከእነሱ ውስጥ አንዱ የ ሰው ሰራሽ አስተውሎት በእንግሊዝ አርተፊሻል ኢንተለጀንስ የሚባለው ነገር አለምን የተለያዩ የአሰራር ስርዓቶችን በከፍተኛ ሁኔታ እየቀየረ ያለበት ሁኔታ አለ። የ የሰው ልጆች መጻኢ እድልም በእውነት በዚህ በሰው ሰራሽ አስተውሎት ወይም አርቴፊሻል ኢንተለጀንሲ ተጽዕኖ ውስጥ የሚወድቅ ይመስለኛል። በመጪዎቹ ጥቂት በሚባሉ ጊዜያት እንደ ኢትዮጵያ ባሉ ብዙ ባላደጉ ሀገራት ጭምር የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ተጽዕኖ ቀላል ይሆናል ብዬ አላስብም። በመጪዎቹ ጊዜያት ማለት ነው። ስለዚህ ይሄንን አርተፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ማወቅ መማር የበለጠ የአለምን ሁኔታ ለመረዳት የአሰራር ስርዓቶችን የሚፈጠሩባቸውን ለውጦች ተረድቶ ከእነሱ ጋር የሚሄድ የአእምሮ ዘይቤ ለውጥ ማድረግ መሻሻል ነገሮችን መረዳት አስፈላጊ የጊዜው ጥያቄ ነው የሚሆነው ብዬ አስባለሁ። ከዛ አንፃር ይሄንን ሰው ሰራሽ አስተውሉት በተሻለ መንገድ ለመረዳትና ለማወቅ መማር እፈልጋለሁ። እሱን መማር እፈልጋለሁ። ከዛ በተጨማሪ ደግሞ እንደዚህ በመሰረታዊነት እንዲህ በቀን ተቀን እንዲህ የስራ ሂዎታችን ውስጥ የምናገኘው ገቢ ብዙ ህይወታችን ለመቀየር ቤተሰቦቻችን ለማስተዳደር በቂ እየሆነ አይደለም። ያው ከአለም ተለዋዋጭነት ባህሪ አንፃር ማለት ነው የኑሮ ወጪዎች እየጨመሩ ገቢያችን ባለበት እየቀጠለ ከሄደ ብዙም የመሻሻል እድል እና እንዲህ መሰረታዊ ፍላጎቶችን ለማሟላት የሚያስችል የኢኮኖሚ አቅም አይኖርም። ከዛ አንፃር በጊዜው አንድ ቦታ ለምሳሌ እኔ ኢትዮጵያ ውስጥ ሆኜ ሌላ ሀገር አውሮፓ ሊሆን ይችላል አሜሪካ ሊሆን ይችላል ወይም ሌሎች አፍሪካ ሀገራት በበይነ መረብ አማካኝነት የሚደረጉ የሚገኙ የስራ እድሎችን ተጠቅሞ ተጨማሪ ገቢ ማግኘት ተጨማሪ አዳዲስ እውቀቶችን ማካበት እፈልጋለሁ። እና ከዛ አንፃር እንደዚህ ከኢንፎርሜሽን ቴክኖሎጂ ከዌብ ጋር የተገናኙ የትምህርት አይነቶችን መማር እንደ ዌብ ዲዛይኒንግ እንደ ኤዲቶሪያል ወይም ይሄ የአርትቆት ስራ የሚፈልጉ ነገሮችን ተንቀሳቃሽ ምስሎችን አርቶት መስራት ሊሆን ይችላል ሙዚቃዎችን ሊሆን ይችላል የቪዲዮ ኤዲቲንግ ምናምን የምንለው ማለት ነው። ቪዲዮ ኤዲቲንግ የግራፊክ ዲዛይን አይነት ይዘት ያላቸውን የትምህርት ዘርፎች ከኢንፎርሜሽን ቴክኖሎጂ ወይም ከመረጃ እንትን ጋር በተያያዘ እዚህ ላይ በደንብ ለአለም እነዚህ ነገሮች አዲስ አይደሉም ግን እኔ እነሱን ከማውቀው በተጨማሪ ያለ ነገር ማንኛውንም ነገር አዲስ ስለሚባል ማለት ነው። ይሄንን እንደ አዲስ መማር እፈልጋለሁ። ተጨማሪ አዲስ ነገር በሂዎቴ ውስጥ ለመጨመር ማለት ነው። በተለይ በተለይ ይሄ የሰው ሰራሽ አስተውሎት አልኩትን ነገር በደንብ መማር በደንብ ማወቅ ምክንያቱም ይሄ ነገር በአስራር ስርዓቶች ውስጥ የመካተት እና ነገሮችን በሰዎች ይሰሩ የነበሩ ነገሮችን የመተካት ሁሉ አዝማሚያም ለውጦችም ሊኖረው ስለሚችል። ይሄንን ነገር በደንብ መገንዘብ እና ራስን በየት መንገድ መሄድ አለብኝ የሚለውን ጥያቄ በመመለስ ዝግጁ ማድረግ ያስፈልጋል ብዬ ስለማስብ ሰራሽ አስተውሎትን መማር በጣም እፈልጋለሁ። በቅርብም የኢትዮጵያ ጠቅላይ ሚኒስቴር የሰው ሰራሽ አስተውሎት ዩኒቨርሲቲ በዚህ ሀገር የመገንባት እቅድ እንዳላቸው ሲናገሩ ሰምቻለሁ ይሄንን እንደ ጥሩ እድል ነው የምወስደው።

ሌሎችን ማበረታታት እችላለህ ወይ? አዎ እችላለሁ ሌሎችን ማበረታታት እችላለሁ። እውነት ለመናገር ሌሎችን ለማበረታታት መጀመሪያ እራስ መበረታታት ያስፈልጋል ብዬ አስባለሁ። የተበረታታ ሰው በችግሮች ውስጥ ተበረታትቶ ያለፈ ልምድ ያለው ነገሮችን በመበረታታት ውስጥ አሸንፎ የመጣ ሰው ሌሎችንም ቢያበረታታ ጥሩ ነው እላለሁ። እኔም በብዙ ችግሮች ብዙ ብርታት ሊፈታተኑ በሚችሉ ችግሮች ውስጥ አልፌያለሁ ብዬ አስባለሁ። ማነው ያበረታኝ? ሌሎች አይደሉም እውነት ለመናገር እኔን ያበረታኝ ፈጣሪ ነው። ግን ተበረታትቼ ደርሻለሁ ስለዚህ በድካማቸው ወቅት ሰዎች ሊረዳቸው የሚችል ፈጣሪ እንዳለ በመንገድ ላበረታታቸው እችላለሁ ማለት ነው። አንዳንዴ በ በነገሮች ውስጥ ሲታለፍ የነገሩ ክብደት የዛን እያለፈበት ያለውን ሰው ያህልም ባይሆን ከዚ በፊት አልፎ ያየ ሰው የመረዳት አቅሙ ምንም በችግሮች ውስጥ ማለፍን ካላየ ሰው ይልቅ የመረዳት አቅም ይኖሯል ብዬ አስባለሁ ስለዚህ ሌሎችን የማበረታታት አቅም ይኖሯል። በአሁኑ ሰዓት በተለይ በኛ ሀገር የተለያዩ ሰዎች አሉ ሰዎች በአነቃቂ ንግግሮች ሊሆን ይችላል እንደው ልምዳቸውን በማካፈል ሊሆን ይችላል። እየነገሩ ሰዎች የተሻለ ሀሳብ የተሻለ መረጋጋት የተሻለ ግንዛቤ እንደዚህ እንዲኖራቸው ለማበረታታት ጥረት ሲያደርጉ አያለሁ አብዛኞቹ። ምናባዊ ወይም ይሄ ቲዎሪቲካል ልንለው በምንችለው ዝም ብለው ባነበቡት ወይም በሌላ ማህበረሰብ ውስጥ ባዩት የስኬት ታሪክ ተነስተው ሰዎችን የማይጨበጥ የማይዳሰስ ተስፋ እንዲህ ሀሳብ በማበረታታት ሰበብ ሲሰጧቸው አያለሁ ያ ነገር ትክክል ነው ብዬ አላስብም። ምክንያቱም ለምሳሌ አንድ አውሮፓ ሀገር ወይም አሜሪካን ሀገር ያለ ሰው በሆነ እያለፈ ባለበት ችግር ውስጥ ሊደግፈው ወይ ሊያግዘው የሚችል። መንግስታዊ ሊሆን ይችላል መንግስታዊ ያልሆነ ሊሆን ይችላል ሰብአዊ የሆነ ሊሆን ይችላል ወይም ማህበረሰቡ ሊሆን ይችላል። የሚያግዝበት የራሱ ባህል የራሱ የእውቀት ደረጃ የራሱ ራሱን የቻለ እንትን አለው መገለጫ ያለው ነገር ነው። ይሄንን ባህል ወደ አፍሪካ ብናመጣው ሊሰራም ላይሰራም ይችላል ከሚሰራበት እንደውም የማይሰራበት እድል ሊያመዝን ይችላል ማለት ነው። ስለዚህ ሰዎችን ወይ ስናበረታታቸው ወይ ሀሳብ ስንሰጣቸው በምናባዊ ወይም ሀሳባዊ በሆነ መልኩ ሌላን ማህበረሰብ ወይም የኛን ባህል የእውቀት ልክ ትምህርታችን ምናምን የተለየ ማህበረሰብ ባለበት የተደረገ ታሪክ ወይም የሆነ የስኬት መንገድ ለዚህኛው ለተለየው ባህል ለተለየው ማህበረሰብ የሚሰራ ተሞክሮ ነው ብሎ ማስተማር ወይም ሀሳብ መስጠት ወይም በዛ መንገድ ሰዎችን ማበረታታት። ሙሉ በሙሉ ልክ ነው ሊባል የሚገባው አይመስለኝም። ከዛ አንፃር ሰዎችን ለማበረታታት ምን ያስፈልጋል የሚለውን ማወቅ ያስፈልጋል ማለት ነው። ስለዚህ የብርታታቸውን የተፈታተነው ነገር ምንድነው? ችግራቸው ምንድነው? ከዛ ችግር በምን መንገድ ሊወጡ ይችላሉ እኔም ምን ላግዛቸው እችላለሁ። የችግራቸው እውነተኛ መነሻው ምንድነው? የሚለውን መረዳት ያስፈልጋል ማለት ነው። ከዛ ደግሞ ሰዎች ያንን ችግር የመፍታት አቅማቸውን ያውቁታል ወይ ተጠቅመዋል ወይ ያንን አቅም የሚለውን በደንብ አንጥሮ ማየት ያስፈልጋል ማለት ነው። ያ ከሆነ በኋላ ይሄ የሚያበረታውም ሰው በምን መንገድ እንደሚያበረታታቸው? እሱስ ምን ያህል አቅም ቢኖረው ነው ሊያበረታታቸው የቻለው የሚለውን ሚለውን ነገር ግንዛቤ ውስጥ በመክተት ማበረታታት ይቻላል ማለት ነው። ስለዚህ እኔም እንግዲህ ሰዎችን የማበረታታት ፍላጎት አለኝ ቢያንስ

የሞባይል ዳታ ትጠቀማለህ አዎ እጠቀማለሁ ይሄንን የድምጽ ቅጅ ራሱ እየሰራሁት ያለሁት የሞባይል ዳታ ተጠቅሜ ነው። የሞባይል ዳታ በርግጥ ይሄ አሁን የምጠቀምበት የሞባይል ዳታ አይደለም የዋይፋይ ኮኔክሽን ወይም እምጠቀመው። ያው እንግዲህ ሰዎች ዳታን ወይም ዬ ዋይፋይን ኔትዎርክ እሚተቀሙበት ብዙ ምክንያት ይኖራቸዋል። ከዛ ምክንያት ዋናው የዋጋው ጉዳይ ነው። የዋጋው ጉዳይ እና አገልግሎቱ ጊዜ ነው። ስለዚህ በእኛ ሀገር የቴሌኮሚኒኬሽን ኔትወርክ በዳታ የሚለቀቀው የኢንተርኔት ወይም የበይነመረብ አገልግሎት ዋጋው በሰአት በጣም ውድ ነው የሚሆነው ከ ዋይፋዩ አንፃር ስናስበው ማለት ነው። በርግጥ ዋይፋውም በቀላል ገንዘብ አይደለም የሚገዛው አመታዊ ወይም ከዛ በላይ የረጅም ጊዜ አገልግሎት የሚሰጥ የዳታ ኔትወርክ ያለበት ሲም ካርድ ይሸጣል። ይሄ ብዙ ገንዘብ ነው የሚያስወጣው። ግን ብናነጻጽር ያጭር ግዜ ዳታ ከመግዛትና የዋይፋይ ኔትዎርክ ከመግዛት ዳታውን ብናነጻጽረው የዋይፋይ ኔትወርኩ የተሻለ ከዋጋም ከአገልግሎትም አንፃር ቢያንስ ቢያንስ የዳታው ጥቅል ያልተገደበ ነው። ይሄ በሲም ካርድ መልክ ለብቻ እሚሸጠው እንደ ዋይፋይ ኔትወርክ ለብቻ እሚሸጠው የዳታ አይነት የዋጋ ይዘቱ የዋጋው እሚከፈልበት የዋጋ መጠን ቅናሽ አለው የዳታው መጠን ደግሞ ገደብ አልባ ነው። ገደብ አልባ ነው ስለዚህ ለተባለው ጊዜ ያልተገደበ አገልግሎት ለምሳሌ የአመት ቢገዛ ዳታ በአመት ውስጥ ምንም ገደብ ሳይኖረው የጊዜውን ገደብ ብቻ ታሳቢ አድርጎ አገልግሎት ይሰጣል ማለት ነው። ስለዚህ ከዛ አንፃር የ የሞባይል ዳታ እጠቀማለሁ ግን የምጠቀመው ለብቻ ለ እንደ ዋይፋይ ኔትወርክ የሚሸጠውን የዳታ ሲም ካርድ ለብቻ ገዝቼ ነው ማለት ነው። የምንጠቀመው ምክንያቱም በአሁኑ ሰዓት የሚነበቡትም ለመዝናናት የሚሆኑትም ሁሉም ነገር በይነ መረብን መሰረት ያደረገ ነው ማለት ነው። ሁሉም አገልግሎት ስለዚህ ዳታ ካለ ለመዝናናት እምንጠቀመው ነገር አለ ማለት ነው። ለመዝናናት የምንጠቀመው ነገር ሙዚቃ ፊልም ብዙ ነገሮች ማህበራዊ ትስስር ገጾችን ልንጠቀም እንችላለን በ በይነ መረብ አማካኝነት የሚለቀቁ የስራ እድሎችን ልንጠቀም እንቺላለን። ትምህርታዊ ነገሮቺን ልንከታተልል እንቺላለን ስልጠናዎችን የኦንላይን ኮርሶች ልንከታተል እንቺላለን። ስለዚህ ዳታ መጠቀም በአሁኑ ሰዓት ከመሰረታዊ ፍላጎቶች እንደ አንዱ ነው ብለን ልናስበው እንችላለን። ምክንያቱም እሱን በመጠቀም ነው አገልግሎት ልናገኝ የምንችለው ማለት ነው። ስለዚህ እኔ በሞባይል ወይም በተንቀሳቃሽ ስልኬ ላይ የሀገሪቷ የምታቀርበው በኢትዮ ቴሌኮም አማካኝነት የምታቀርብልን የዳታ አማራጭ የተሻለ ያልኩትን የረጅም ጊዜ አገልግሎት ዳታ ገዝቼ እጠቀማለሁ ማለት ነው። ይሄን በመጠቀሜ ብዙ ጥቅሞችን አገኛለሁ ቅድም የዘረዘርኳቸው እንዳለ ሆኖ ስልኬን ኮምፒተሬን ተጠቅሜ ገንዘብ እሰራለው እዝናናለው እማራለው። ከሰዎች ጋር መልክት እለዋወጣለሁ። ስለዚህ ሁሉ ነገር እንደውም አሁን የስልክ ራሱ አሁን ስልክ ሊያስደውሉ በሚችሉ ፕላትፎርሞች ስልኮችን በድምጽም ይሁን በተንቀሳቃሽ ምስል በታገዘ ከአገር ውጪ ባሉ ሀገሮች ውስጥ ጭምር የስልክ ግንኙነቶችን ማድረግ ይቻላል ማለት ነው።

ልብስ በምን ያህል ጊዜ ታጥባለህ? ልብሴን እውነት ለመናገር ብዙ ልብስ የለኝም። ስለዚህ ልብሶቼ ቶሎ ቶሎ መታጠብ አለባቸው በሳምንት አንዴ ቢያንስ ልብሴ ይታጠባል። በእጅ ነው የሚታጠበው በማሽን አይደለም። ስለዚህ የሚያጥብልኝም ሰው አለ። ግን በሳምንት አንድ ቀን ቢያንስ ልብስ ይታጠብልኛል የመኝታ ልብሶቼ የስራ ልብሶቼ እንደዚሁም ለ ለቀን ተቀን የምጠቀማቸው ልብሶች ቢያንስ በሳምንት አንድ ጊዜ አጥባለሁ ማለት ነው። ያው የልብስ ንጽህናን መጠበቅ ከመሰረታዊ ፍላጎቶች ውስጥ አንዱ ነው። ያው ልብስ ልብስ መኖሩም ብቻ ሳይሆን ደግሞ ንፅህናውም መጠበቅ አለበት ምክንያቱም ለጤና ጠንክ ሊሆኑ የሚችሉ ነገሮች በልብስ ላይ ሊመጡ ይችላሉ። ተላላፊ በሽታዎችን የሚያስተላልፉ ነገሮች በልብስ ላይ ሊመጡ ይችላሉ። ንጹህ ሆኖ መገኘት ንጹህ ሆኖ መታየት በስራ ቦታም በራሱም በሰውየውም ለእንግዲህ ራሱን ለመጠበቅ በሚያደርገው ሀሳቡም ሊሆን ይችላል። ሰዎች ስለሱ በሚኖራቸው ግንዛቤም ሊሆን ይችላል ከሰዎች ጋር በሚኖረው ተግባቦትም ሊሆን ይችላል። የልብስን ንጽህና መጠበቅ መሰረታዊ የሚባል ግዴታ ነው ማለት ነው። ስለዚህ ከዛ አንፃር እንዳልኩት ያሉኝ ልብሶች ውስን ከመሆናቸው የተነሳ ቶሎ ቶሎ ልብሴን ማጠብ ያስፈልገኛል ማለት ነው። ምክንያቱም በዚህ ሳምንት የለበስኩት ልብስ ታጥቦ በሳምንት መጨረሻ ለሚቀጥለው ሳምንት ደግሞ ለስራ ዝግጁ እንዲሆንልኝ ምንም ሳላዛንፍ ቶሎ ቶሎ ልብሶቼን ማጠብ ወይም ማሳጠብ ያስፈልገኛል ማለት ነው። እንዳልኩት ለ ለመኝታ ለመኝታ ስተኛ የምለብሳቸው ልብሶችን የቀን የስራም እንደዚሁም ለራሴን የምለብሳቸውን ልብሶች እንደዛ ነው የማደርገው ማለት ነው። ነገር ግን ያው ልብስ በምን ያህል ጊዜ መታተብ አለበት የሚለው መቼም አለም አቀፍ መመሪያ ወይም ሀገር አቀፍ መመሪያ ሊኖረው አይችልም። ምክንያቱም ይሄ በብዙ ነገሮች የሚወሰን ጉዳይ ነው። ለምሳሌ አንድ በጣም ሀብታም የሆነ ወይም ፋሽን ነገሮችን የሚከተል ሰው ብዙ ልብሶች ሰለሚኖሩት አንደኛ እያንዳንዱን ልብስ የሚለብስበት ድግግሞሽ መጠን በጣም ዝቅ ያለ ስለሆነ አንዱ ልብስ ሳይታጠብ ረጅም ጊዜ ራሱ ሊቆይ ይችላል። ሁለት ቀን ነው ሶስት ቀን ነው በተለያየ ጊዜ ተለብሶ ግን ሳይቆይሽሽ መልሶ ሊቀመጥ ይችላል። ከዛ አንፃር የሚያጥብበት ጊዜ በጣም ከረጅም ጊዜ መካከል ሊሆን ይችላል ማለት ነው። ሌላው ደግሞ አንዳንዱ ደግሞ በጣም ብዙ ልብስ ሊኖረው ይችላል። በጣም ብዙ ልብስ ሊኖረው ይችላል እና ምን ያህል ብዙ ቀን እንኳን ለብሶት ልብሶቹ ላይዳረሱ ይችላሉ። ስለዚህ እንደገና ቆሽሽ እስኪታጠብ ድረስ ረጂም ጊዜ ሊወስድ ይችላል ስለዚህ ቶሎ ቶሎ የግድም ልብሱን ማጠብ ላይኖርበት ይችላል ማለት ነው። አንዳንድ ሰው ደግሞ እንደኔ ውስን ልብሶች ይኖሩትና እነሱን ደጋግሞ እየለበሰ ቶሎ ቶሎ እያጠበ ሲያልቁ ደግሞ በሌላ ልብስ መተካት አይነት ባህሪ ያላቸው ሰዎች ደግሞ አሉ እንደእኔ አይነት። ስለዚህ ልብስ በዚህ ጊዜ መታጠብ የለበትም ወይም መታጠብ አለበት የሚል እንትን ያለ አይመስለኝም። ዋናው ቁም ነገሩ ምንድነው? ሰዎች ልብሶቻቸውን ንጹህ ሊሆኑ ይገባል። ስለዚህ እንዳላቸው የልብስ ብዛት መጠን እንደ ስራቸው ሁኔታ አሁን ለምሳሌ ሆስፒታል ውስጥ የሚሰራ አንድ ሀኪም ሆስፒታል ውስጥ ሄዶ ለብሶት የመጣውን ሁለት ቀን ሊሆን ይችላል አንድ ቀን ሊሆን ይችላል ለብሶት የመጣውን ልብስ በአጭር ጊዜ መልሶ ሊያጥበው ይችላል። ምክንያቱም ልብሱ ላይ የሚታየው ቆሻሻ ራሱ ልብሱን ባያቆሽሸው ለተላላፊ ነገሮች እንዲህ እንዲለ በሽታ አምጪ ተሃዋሲያን የመጋለጥ እድል ስለሚኖረው ልብሱን ቶሎ ቶሎ ሊያጥብ ይችላል ማለት ነው። ብዙ ሳይቆሽሹ እራሱ ስለዚህ በዋናነት ያው ልብሶች መቆሸሽ የለባቸውም ነው መታጠብ አለባቸው እኔም እንግዲህ በሳምንት አንድ ቀን ልብሴን አጥባለሁ

ጥላ ወይስ ፀሀይ ትመርጣለህ? በርግጥ እኔ ጥላ እመርጣለሁ ጥላ እመርጣለሁ ነገር ግን እንደ አጠቃላይ የአየር ሁኔታው ይወሰናል ያ ነገር። ለምሳሌ በጣም ቀዝቃዛ ሆኖ ግን የፀሀይ ብርሃን ሊኖር ይችላል። ሥለዚህ በዛ ሰዓት ከጥላው ይልቅ ፀሀዩን ልመርጥ እችላለሁ። አንዳንድ ጊዜ ደግሞ በጣም ሞቃታማ እንደዚሁም ፀሀይ ያለበት ወቅት ወይም የቀኑ ክፍለ የሆነ ክፍል ጊዜ ላይ ሁኖ ፀሀያማ ሁኖ ሙቀትም ኖሮ ባለበት ሰዓት ደግሞ ጥላ ልመርጥ እችላለሁ። ሥለዚህ ጥቅል ማለት ሁሉን በአንድ ሊይዝ እና ሊያስማማ የሚችል መልስ የለውም። ይሄ ነገር ሙቀት ከሆነ የሚያቃጥል ፀሀይ ካለ ጥላን እመርጣለሁ። ቅዝቃዜ ከሆነ እና ብርድ ነገር ያለበት ወቅት ከሆነ ደግሞ ከጥላው ይልቅ ፀሀይን እመርጣለሁ ማለት ነው። ሥለዚህ እንደ እንደ ቀኑ የአየር ንብረት እንደ ቀኑ የአየር ሁኔታ እንደ እኔ የቅዝቃዜ እና እንደ ሙቀቱ እንዳለኝ ምላሽ የሚወሰን ነገር ነው ማለት ነው። በጥቅሉ ግን አሁን እኔ እንደምኖርበት ሀገር እንደ ኢትዮጵያ ስናየው ሀገሪቱ ለአስራ ሶስት ወራት ፀሀይ የሚወጣባት ሀገር ነች። አብዛኛው እና ኢትዮጵያ ውስጥ ሁሉም የአየር ንብረት አይነቶች አሉ ደጋማ አለ ቆላማ አለ ወይናደጋም አለ። ሥለዚህ እኔ የምኖርበት አብዛኛው አሁን ያለሁበት አካባቢ ወይናደጋ የሚባል ነው ወይናደጋ የሚባል ነው። በቀን በተለያየ ሰዓት ብርድ ይሆናል ጠዋት እና ወደ ማታ አካባቢ አሁን በጣም ብርድ ነው። ሥለዚህ ጠዋት ላይ ከጥላ ይልቅ ፀሀይን እንመርጣለን ማለት ነው። ምክንያቱን ብርድ ስለሚሆን ወደ ምሳ ሠዓት እንደዚህ ቀን ላይ ደግሞ እስከ ዘጠኝ እስከ አስር ሠዓት ባለው ደግሞ በጣም ሞቃት ይሆናል። ፀሀዩን በአናት ይሆናል የሚያቃጥል ፀሀይ ነው የሚመጣው ሥለዚህ በዛ ሰዓት ተፈጥራዊም ይሁን ሰው ሰራሽ ጥላ ወዳለበት አካባቢ ወይም ያንን ተጠቅመን ነው ማለት ነው እንቅስቃሴ የምናደርገው። በምሽት ምናምን አካባቢ ደግሞ የተመጣጠነ የአየር ንብረት ነው የሚኖረው ፀሀይም የሚጠልቅበት ሰዓት አካባቢ ሥለሆነ ጥላም ፀሀይም የሚመረጥበት ሠዓት አይደለም ማለት ነው። ሥለዚህ ከዛ ሰዓት በኋላ ያለውን በፀሀይ ለፀሀይ ከመጋለጥ ወይ ከፀሀይ ከመራቅ ሳይሆን ልብሶችን ደራርቦ በመልበስ ምናምን ነው ማለት ነው የሰውነትን ሙቀት ለመጠበቅ የሚሞከረው። ሥለዚህ በጥቅሉ እኔ ጥላ ወይም ፀሀይ ነው የምመርጠው ብዬ አንድ መልስ መስጠት አልፈልግም። እንደ ሁኔታው እንደዛ ሰዓት በዛ ሰዓት እንዳለው የአየር ንብረት አይነት በዛ ሰዓት እንዳለው የኔ የውስጤ የጤንነት ሁኔታየ ወይም ከአየር ንብረቱጋር እንዳለኝ መስተጋብር ጥላ ወይም ፀሀይ ልመርጥ እችላለሁ ማለት ነው። ሥለዚህ ይሄ ጥያቄ አንድ መልስ የለውም ወይ ይሄ ነው መልሱ ተብሎ መደምደሚያ ሊሰጥ አይችልም ወይ አይገባም ማለት ነው። ምክንያቱም እንግዲህ ቅድም በደንብ ዘርዘር አድርጌ ለማስረዳት ሞክሬያለሁ። ከዛ ባለፈ ደግሞ ፀሀይ በተለይ ይሄ የአልትራቫዮሌት የሚባለው የጨረር መጠን ከፍተኛ የሆነባቸው ሀገራት አካባቢ ሰዎች ብዙ ለፀሀይ መጋለጥ የለባቸውም። ሥለዚህ እንደዚህ አይነት አካባቢ የሚኖሩ ሰዎች ጥላን መጠቀም አለባቸው ማለት ነው። የፀሀይ ተጋላጭንታቸውን መቀነስ አለባቸው። ማለት ነው አንዳንድ ሰዎች ደግሞ የፀሀይ ብርሃን ብዙ የማይገኝበት ቦታ ስለሚኖሩ ሰውነታቸው የአጥንት ጥንካሪያቸው ምናምን የሚቀንስበት እና ተጨማሪ በመድሃኒት መልክ በፀሀይ የሚገኘውን ጥቅም ለማግኘት የሚሞክሩበት እንትን አለ። ሥለዚህ በዛ አካባቢ የሚኖሩ ሰዎች ፀሀይ ሊመርጡ ይችላሉ ማለት ነው። ሥለዚህ እንደሁኔታው ይወሰናል ነው በጥቅሉ ሀሳቤ ሲደመደም